ሻማ መብራት በሚገባ እጅግ በጣም ነው ምወደው። አሁን ለተለያዩ ፕሮግራሞች በሚኖሩን ሰዓት ሻማ እናበራለን። በእኛ አንደኛ የልደት በዓሎች በሚኖሩት ሰዓት የልጆች የቤተሰብ የኔ የራሴ የወላጆቼ የባለቤቴ ልደት በሚኖርበት ሰዓት ሻማ እናበራለን ከዛ በተጨማሪ በዓላት ሲከበሩ ሃይማኖታዊ የሆኑ በዓላቶች አሉ እኔ የክርስትና እምነት የኦርቶዶክስ ክርስትና እምነት ተከታይ ነኝ። እና እነዛ በዓላቶች በሚከበሩበት ሰዓት አሁን የገብርኤል የማርያም የመድኃኒያ ለምንላቸው ብዙ በዓላቶች አሉን በወራት ውስጥ የምናከብራቸው እነሱ እነሱ በዓላቶች ሲከበሩ ሻማ እናበራለን ለመታሰቢያነት ከዛ ውጪ በዓላት አሁን አዲስ አመት የገና በዓል ጥምቀት በዓል በሚሆንበት ጊዜ ብዙ ፕሮግራሞችን ምናደምቀው በሱ ነው ከዛ በተጨማሪ የሰርግ ሰአቶች ላይም የሰርግ መልስ የሚባል ፕሮግራም አለ በእኛ በዓል ውስጥ በኢትዮጵያውያን ባህል ውስጥ ማለት ነው የሰርግ መልስ ፕሮግራም ላይ ቤት አካባቢ የተወሰነ መንገድ ከዋናው ከመኖሪያ ቤት የተወሰነ መንገድ ድረስ ሻማ ይበራል። እና ሻማ ማብራት በጣም ነው ደስ ሚለኝ የተለየ ስሜት ነው ሚፈጥርብኝ በጣም ነው ደስ ሚለኝ በጣም ነው ምወደው ሻማ

በስራም በትምህርትም ምክንያት ብዙ ቦታ ተጉዣለሁ። በትምህርት የመጀመሪያው በትምህርት ምክንያት ወደ ከጎጃም ወደ ወሎ የሚባል እዚሁ የኢትዮጵያ ውስጥ ነው። ወሎ የሚባል አካባቢ ሄጄ ተምሬአለሁ ከዛ ወደ ሀረማያ የምትባል ከተማ አለች። ኦሮሚያ ክልል ውስጥ ነው የምትገኘው እዛ ሄጄ ሀረማያ ዩኒቨርሲቲ ተምሬያለሁ። በስራ ምክንያት እንደዛው ኦሮሚያ ክልል ውስጥ ብዙ ቦታዎች ሰርቻለሁ። ከዛ አርሲ ውስጥ አሰላ የምትባል ከተማ አዲስ አበባ በስራ ምክንያት እነዚህ እነዚህ አይነት ቦታዎች ዙሪያ አለው። ዋናው ያው ወደ ብዙ ቦታዎች የተጓዝኩባቸው ቦታዎች ከትምህርት እና ከስራ ጋር የሚገናኙ ናቸው። በተጨማሪ ስራ ከጀመርኩ በኋላ ለስራ ተብሎና የተለያዩ ተጨማሪ ስልጠናዎችን ለመውሰድ ወደ ኬንያ ናይሮቢ ሄጄ ነበር። ከናይሮቢ በተጨማሪ ወደ ሞምባሳም ሄጄ ነበር። የሄድኩባቸው ቦታዎች ከኢትዮጵያ ውጭ ማለት ያ ነው ከኢትዮጵያ ውጭ የሄድኩት ኬንያ ነው። ሞምባሳ እና አንዴ ሞምባሳ ሄጃለሁ ሁለቴ ናይሮቢ ሄጃለሁ። ኢትዮጵያ ውስጥ ግን ወደ ወሎ ኦሮሚያ ክልል ወደ አርሲ እነዚህ እነዚህ አቦታዎች እና ሀረርጌ አካባቢ ሄጃለሁ። ከዛ አዲስ አበባ።

የእቃ ቁጥጥር አዎ በሚገባ አደርጋለሁ። ያ ማለት መጠቀም አንደኛው መጠቀም ያው ቃቂዎቻችን ናቸው ቤት ውስጥ ብንጠቀምባቸው እቃዎች። ለምግብ ማብሰያ ለልብስ ማስቀመጫ ለምግብ ማስቀመጫ የምንጠቀምበት ለምሳሌ አልጋዎቻችን ማረፊያ አልጋዎቻችን ቁም ሳጥኖች ብፌ ፍሬጅ ሶፋዎች ወንበሮች ከዛ ውጪ ደግሞ መሰራሪያ የምንጠቀምባቸው እቃዎች አሉ። እና ምጣድ ድስት ምድጃዎች ሳህኖች ብርጭቆዎች የሻይ የውሃ ብርጭቆች እነዚህ እንደዚህ አይነት እቃ መገልገያ እቃዎቻችን አሉ። እነሱን ቁጥጥር አደርጋለሁ ጉዳት እንዳይደርስባቸው እንዳይሰበሩ እንዳይበላሹ። ከዛ በተጨማሪ የመስሪያ ቤት ጋር የተገናኘ ስራ የምትሰራባቸው እቃዎች አሉ። ለምሳሌ የኮምፒውተር ያለ ፐርሰናል ኮምፒውተር የግል ኮምፒውተር ነው የምትጠቀመው እሱን ኮምፒውተር እንዳይሰበር እንዳይበላሽ ከውስጡ መረጃዎች እንዳይጠፉብኝ። ለእሱ በደንብ ቁጥጥር አደርጋለሁ በደንብ ጥልቅ አየህም አደርጋለሁ። ከዛ በተጨማሪ ያሉ የግል ንብረቶች የግል እቃዎች ስልኬ ሊሆን ይችላል ሌሎች ሌሎችም ነገሮችንም። በደንብ ነው እቃዎችም ምክንያቱም እቃ ሁሌ የሚገዛ ነገር አይደለም የሆነ ጊዜ ከገዛን በኋላ በጥንቃቄ በቁጥጥር ልንይዘው የሚገባ ነገር ነው። ብዬ ስለማምን የእቃ ቁጥጥር በደንብ ነው የማደርገው።

ዳቦ ማብሰል አዎ በጣም ከምወዳቸው ነገሮች መካከል አንዱ ዳቦ ማብሰል ነው። ዳቦ መድፋት እንለዋለን በእኛ ባህል ውስጥ ዳቦ መድፋት ነው ሚባለው። እና ልክ ብዙ አይነት አበሳሰሎች፣ አገጋገር መንገድ አለው ዳቦ ምንጠቀመው ዱቄትም የተለያየ ነው። የስንዴ ዳቦ ልንደፋ እንችላለን። የፊኖዱቄት ዳቦ ልንደፋ እንችላለን፣ የገብስ ዳቦዎች አሉ። እነሱን እነሱን ተጠቅመን መጋገር ይቻላል። አደፋፉ አገጋገሩ ሚሆነው እንዴት ነው? በኤሌክትሪክ ምድጃዎች ሊሆን ይችላል። ወይም ደግሞ በእንጨት ከዛ ደግሞ ከከብቶች ተረፈ ምርት ሚመጣ ኩበት ሚባል አለ እነዚህ እነዚህን ተጠቅመን እንደፋለን። በብረት ድስት፣ በእሳት ሊሆን ይችላል፣ የውሃ ዳቦ የሚባል አለ። በውሃም ሊሆን ይችላል። እነዚህ እነዚህ አድርገን በተለይ በዓላት በሚሆንበት ሰዓት የበዓላት አሁን አዲስ አመት፣ ገና፣ መስቀል፣ ጥምቀት እነዚህ እነዚህን ስናይ በዓላቶች ስናከብር ሁሌም ይደፋል እንጋግራለን፣ እናበስላለን በተጨማሪም ፕሮግራሞች ሲኖሩ ልደት፣ ክርስትና እንደዚህ አይነት አይነት ነገሮች ሲኖሩት ወይም ደግሞ እሁድ በዓላት በሚሆኑበት ሰዓት እንደፋለን እና በጣም ነው ምወደው።

ልብስ በእጄ ያው አጥባለሁ በጣም ብዙ ጊዜ የልብስ ማጠቢያ መሳሪያ ከመግዛታችን በፊት እንደውም ረጅም ጊዜ ልብስ የምናጥበው በእጃችን ነው። ማንኛውንም ልብስ የራሳችን ልብስ የራሴ ልብስ ሊሆን ይችላል የቤተሰብ የባለቤቴን የልጆችን ልብስ። ያም ብቻ ሳይሆን ትልልቅ ልብሶችን ለብሰናቸው የምናድራቸውን እነ ኮምፎርት አንሶላ ብርድ ልብስ እንደዚህ እንደዚህ አይነት ነገሮች ሊኖሩ ይችላሉ። እነሱን ሁሉ የምናጥባው ማጥባው በእጅ ነው እና ልብስ በእጅ በደንብ ነው የማጥበው። አሁንም ቢሆን ራሱ የውሃ አቅርቦት ችግር ስላለ አንዳንዴ የልብስ ማጠቢያ ማሽናችን ያን ያህል አያገለግለንም። ውሃ ሲጠፋ አሁን በጣም ብዙ ውሃ ነው የሚጠቀመው እና ምቹ አይደለም። ለማጠብ እንደዛ እንደዛ በሚሆንበት ጊዜ አሁንም ቢሆን በልብስ ማጠቢያ ማሸናችንን እንተውና በእጃችን ውሃ ለመቆጠብም መብራትም ላይኖር ይችላል መብራትም ያቋርጣል እንደዛ እንደዛ ሲሆን በእጃችንም እናጥባለን። እና በእጅ በደንብ ነው የማጥበው